እሺ ቤቴን በየሁለት ቀን ልዩነት ነው የማጸዳው። ይሄ የሆኖው ምንድነው? ጸዳት ለራሱ ውበት ነው። ስለዚህ ቤቴን በአንድ ቀን ልዩነት በበዛ በአንድ ቀን ልዩነት ወይም በተለያዩ ቀናት በቀንም በየቀኑም ሊሆን ይችላል። ግን አብዛኛው በአንድ ቀን ልዩነት ቤቴን አጸዳለሁ። ያው ቤት አብዛኛው ጊዜ የማጸዳው እኔ ሳልሆን ባለቤት ናት። እና የጸዳቱ ስራ ሙሉ በሙሉ በኔ ላይ የተተወ ሳይሆን በሳቸው የሚከናወን ነው የሚሆነው። ግን ያው በትርፍ ሰዓት ስራ ተደራራቢ ስራ በማይኖርብኝ ሰዓት ቤት ማጽዳት እተባበራለሁ ማለት ነው።

በፊት ያው ልዩ የሆነ መቀመጫ ልዩ የሚያስብለው ማለት የተለየ ከሌላ የሆነ ነገር የለም ያው እንደማንኛውም የኢትዮጵያዊ ቤት። የተለያዩ መቀመጫዎች አሉ ኩርሲ የሚባሉ አሉ በተለምዶ። በሌዘር እና ከስፖንጅ የተሰሩ መደገፊያ የሌላቸው የሚያማምሩ ኩርሴዎች አሉ። ከዛም አልፎ ሶፋዎች አሉ። ያው እነሱ የተለያዩ አይደሉም እንግዲህ ልዩ የሚያስብላቸው ነገር ባይኖርም። ከነሱ የተለየ አጫጭር የሆኑ ወንበሮች ምናልባት እነሱ እንደ ልዩ ልወሰዱ ይችላሉ። ስለዚህ እነሱን ነው አሉ ከፕላስቲክ የተሰሩ በጣም አጫጭር መቀመጫዎች አሉ። እነሱ ናቸው ልዩ ብዬ የምወስዳቸው እኔ ምክንያቱም ብዙ ቦታ ብዙ ቤቶች የማይገኙ ግን እኔጋ ያሉ። ወደ መሬት ቀረብ ብሎ ለመቀመጥ የምንጠቀማቸው። ውዷ ባለቤቴ ቡና ሲያፈሉ የሚቀመጡበት በጣም ነው የሚያምሩ። ለአይን የሚያጓጉ መቀመጫዎች ናቸውና ደስ ይላሉ።

አይስክሬም ትወዳለህ ይላል? ያው አይስክሬም ምናልባት ጣፋጭ ከሆኑ ምግቦች ቀጥታ ነው ሚመደበው ጣፋጭ የሆኑ ምግቦች ደግሞ ስፔሻሊ እድሜያቸው ለገፋ ሰዎች ያንን መረጃ አይደለም ሚመረጥም አይደለም። ስለዚህ አይስክሬም ወዳጅ አይደለሁም እኔ ሲጀመርም ምክንያቱም ጣፋጭ ነው ጣፋጭ ምግቦች ያንን ያህል ፍቅሩ የለኝም። ስለዚህ ጣፋጭ ምግቦች ከሚመደቡ ስለሆነ አይስክሬም ያንን ያህል ፍቅሩም የለኝም። ያው ሙሉ በሙሉ አልመገብም ማለት አይደለም። ግን በተወሰነ ነው ያው እንትን ሚለው እንጂ በፍቅር እምወደው አይነት ነው። ምግብ አደለም።

አዎ ስልጠናዎችን እወስዳለሁ። በመስሪያ ቤት በኩል የሚሰጡ ሶፍት ስኪል ትሬኒንጎች አሉ ስልጠናዎች አሉ። እነሱን እወስዳቸዋለሁ ያው ለስራ ማከናወኛ በጣም የሚጠቅሙ ስልጠናዎች ናቸው። ፕላስ ደግሞ አዳዲስ የሚመጡ ከስራ ጋር የሚመጡ አዳዲስ ቴክኖሎጂዎችን ለመላመድ አጫጭር ገንዘብ የመጨበጃ ስልጠናዎችን እወስዳለሁ። ይሄም የሚጠቅመው ያው ስራዎችን በተቀላጠፈ መልኩ ለማስኬድ ነው የምንጠቀምበት። ከዛ ውጪ ለራሴ ለግል የሙያዊ ስልጠናዎች በኦንላይን በበይነ መረብ የተዘጋጁ ስልጠናዎች ይኖራሉ። እነሱ ምንድነው? የተለያዩ ስራዎች። በየትርፍ ሰዓት የሚሰሩ አይነት ስራዎች። እንዴት መስራት እንደሚቻል። ያለንን እውቀት ስኪሎች እንዴት መሸጥ እንዳለብን ደግሞ እንደዛው የሚያስተምሩ የተለያዩ እንትኖች አሉ። እና እነሱ ስልጠናዎች እወስዳለሁ ያው ስልጠና በጣም ይጠቅማል። መውሰዱ ለዛ የተለያዩ ስልጠናዎችን እወስዳለሁ።

በብእር ወይስ በእርሳስ ትጽፋለህ ይላል? እኔ የምጽፈው ያው በብእር ነው። በእርሳስ ያንን ያህል መፃፉ የተለመደ አይደለም። በእርሳስ መጻፍ ያው እኛ ጋር ብዙውን ጊዜ ሚለመዱ በህፃናት በኬጂ በኩል ያሉ ቅድመ መደበኛ ትምህርት የሚማሩ ተማሪዎች የሚጽፉበት ነው። ስለዚህ በዛ ደረጃ ያሉ ልጆች ብዙ ስህተቶችን የሚያበዙ ስህተቶቻቸውን ደግሞ በዛው በላጲስ የሚያርሙበት አጻጻፍ ነው። ስለዚህ እርሳስ ሳይሆን ያው በብእር ነው እኔ ምሰራው ማለት ነው። አመሰግናለሁ።

በአካባቢያችን ያው የተለያዩ አነስ ያሉ ድልድዮች አሉ። አነስ ያሉ ወንዞች አሉ እነሱ ላይ የተሰሩ ድልድዮች ያው ከመንገድ ከአስፋልት መንገድ ጋር የተገናኘው በገጠሩ በኩል ደግሞ ለህብረተሰቡ መገናኛ ተብሎ የተሰሩ። አነስያሉ ድልድዮች አሉ እነሱም ያው ሰዎች እንዲገናኙበት ተፈልጉ ታስቡ የተሰሩ። በተለይ በክረምት ወራት ወንዞች በውሃዋ በሚሞሉበት ሰዓት ሰዎችን እንዲገናኙ ተደርጎ የተሰሩ አነስ ያሉ አነስ ያሉ ውሃዎችን ሊያስተላልፈው ሚችሉ በትውፎች የተከደኑ ድልድዮች አሉ።

የገበያ ዋጋ መደራደር አልችልም እኔ ያንን ያህል ተደራድሬ ምገዛ አይነት ሰው አይደለሁም። ለዛም ነው እቃዎችን ልገዛ ስሄድ። ቤተሰቦቼን ወይም ደሞ የቅርብ ጓደኞቼን ይዤ ነው ምሄደው እነሱ ሚከራከሩት እኔ ከፋይ ነኝ እንጂ መደራደር ላይ ያንን ያህል ጎበዝ አይደለሁም። ስለዚህ ምንድነው እገዛ ነው ሁሌ እቃዎች ስገዛ ብቻዬ ራሴን ችዬ ምገዛ አይነት ሰው አይደለሁም። መገመት አልችልም ዋጋም መደራደር አልችልም ያው የተባለውን ነው ሰጥቼ ሚስማማኝ ከሆነ ምሄደው ብቻዬን ምገዛ ከሆነ ማለት ነው።

ሾርባ አልወድም ትወዳለህ ይላል። እኔ ሾርባ አልወድም። በባህላዊችም ያው በአገራችን እና እንደዚህ አይነት ምግብ የሚቀርቡት በተለይ ከወላድ ሴቶች ጋር የተገናኘ ነው። እና ከሴቶች ጋር ቁርኝት ያለው አይነት ተደርጎ ስለሚታሰብ ያንን ያህል ቦምም የለኝም። ያው ቢኖር ግን ያው ከቅረበልኝ በጠጣ ችግር የለውም። ያንን ያህል ይምከላከል አልጠጣም አልቀበልም የምል አይነት ሰው አይደለሁም።

ማር ትወርዳለህ ማር በጣም ነው የምወደው። ማር በጣም ከልጅነቴ ጀምሬ በጣም ስጠቀምበት የነበረ ነው በባህላዊ ቀፎ የተዘጋጁ የንብ መኖሪያዎች ነበሩ። በጣም እንጠቀም ነበረ ማርቢያንስ በአመት ሁለት በወርሃ ጥቅምትና ህዳር አካባቢ። በጣም ይኖራል እና በዛን ወቅት በደንብ ነው የምንጠቀመው የነበረው። በጣም የሚጣፍጥ ነው። ጤናን የሚሰጥ ኃይልን የሚሰጥ ከበሽታ የሚከላከል ምግብ ነውና ያው ሲበላ በአንድ ወቅት ብዙ ለመብላት የሚፈቅድ አይደለም። ባለው ጊዜ ግን ያው በደንብ መመገብ የሚጠይቅ ነገር ስለሆነ። ያው በደንብ የምንመገበው አይነት ምግብ ነው። ማር

ያው ብዙ ሰዓት ከእንቅልፌ የምነሳበት ያው የምነሳው ጠዋት በማለዳ ነው በጣም ማልጄ ነው የምንነሳው ምክንያቱም የመኖሪያ አድራሻዬ ትራንስፖርት ከሚይዝበት በጣም ረቅ ያለ ስለሆነ። አብዛኛው የምነሳ ሰዓት በአስራ አንድ ሰዓት ነው። ከንጋቱ አስራ አንድ ሰዓት እነሳና ያው ለስራ ዝግጁ የምሆንባቸው የተወሰኑ ደቂቃዎች ዝግጁ በማድረግ የአካል እንቅስቃሴ የአካል ብቃት እንቅስቃሴዎች በማድረግ የግል ንጽህና ነው። በመጨረሻ አዎ በመጠበቅ ይጀመርና የእግር ጉዞዎች እስከ ሃያ አምስት ደቂቃ የሚያክል የእግር ጉዞ አለብኝ። እሱን በመሄድ። ትራስፖርት ይዤ ነው ወደ እንትን የሚሄደው እና ጠዋት ነው አስራ አንድ ሰዓት አካባቢ ነው የምነሳው ማለት ነው።

ያው በዚህ ቅዳሜና እሁድ የተለያዩ ከንጽህና መጠበቂያዎች ጋር በተገናኘ የተለያዩ ስራዎች ይሰራሉ። ልብሶች ይታጠባሉ ያው። ከሰኞ እስከ አርብ የተለበሱ ልብሶች የሚታጠቡ ናቸው ይታጠባሉ። ቤት ውስጥም እንደዛው ስንጠቀምባቸው የነበሩ የቤት ቁሳቁሶች የሚታጠቡት ናቸው። ውሃ በፈረቃ ናት የምትመጣው። በሳምንት አንዴ ያው እሷ ትቀዳለች። ለሳምንት ዝግጁ ማድረግ አለ ጠዋት ወጥተህ ማታ ስለሚገባ ያንን ያንን ዝግጁ የማድረግ ስራ ይሰራል። ከዛ ባለፈ። ያው የማህበራዊ ህይወት አለ። የታመመ ሰው መጠየቅ ጓደኛ ቤተሰብም መጠየቅ መጎብኘት አለና እሱ እሱ ስራ ይሰራል። ስፔሲፊካሊ በዚህ ቅዳሜና እሁድ የተሰራው ግን ያው የንጽህና ስራ መጠበቅ ነው። ከዛ ቀጥሎ ያው ጓደኞች እሚጠየቁ ይኖራሉ እነሱን ወደ መጠየቅ የሚሄድ ይሆናል ማለት ነው።

ኢትዮጵያዊ አይደለንም ባዶ እግር መራመድ በጣም የተለመደ ነገር ነው። አሁን አሁን ያው ጫማዎችን ስናዘወትር ባዶ እግር መራመድ በተወሰነ አስቸጋሪ ቢሆንም ያንን ያህል የሚከብድ ነገር አይደለም። እቤት ውስጥ ስንንቀሳቀስ ያው በመኖሪያ ቤታችን ስንንቀሳቀስ ባዶ እግር ነው የምንንቀሳቀሰው እሱ የታወቀ ነው። በጣም የሚታወቀው ነገር ስለሆነ ያንን ነው የሚለይ ነገር የለውም።

ምግብን ለሌሎች ማካፈል ትወዳለህ? አዎ በጣም በእኛ ባህል ያው አንድ ሰው ብቻውን መብላት ራሱ ማለት በጣም እንደ አስናዋሪ ተግባር ነው የሚወሰደው። ይሄም አባቶቻችን ሲተርቱ ያው ብቻውን የበላ ብቻውን ይሞታል ነው የሚባለው። እና ምግብ ለብቻ አይበላም በጣም ነውር የሆነ ተግባር ነው። አብሮ በማካፈል ነው አብሮ በመብላት ነው። የምንታወቀው እንደ ባህላችንም እንደ እሴቶቻችንም የምንቀበለውና በጣም የምናከብረው ተግባር ቢኖር ለሌሎች ማካፈል ነው። ያው የፈጣሪ ትእዛዙ ካለህ ከሁለት አንዱን ለሌለው አካፍል ነው። የሚለው እሱን ደግሞ በተግባር እናደርጋለን ማለት ነው። ግዴታ ነው ሃይማኖታዊ ግዴታችን ነው። እና የማህበረሰቡ አኗኗር ዘይቤያችን ይህንን ነገር በጣም የሚያስገድደን ነገር ነው። የሚሆነው። ስለዚህ ያው ምግብ ለሌሎች ማካፈል ግዴታችን ነው ማለት ነው።

ሽማግሌዎችን እንዴት ታከብራለህ? ይላል ያው ሽማግሌዎች ማለት በማህበረሰቡ ውስጥ በጣም የሚከበሩ በጣም ልዩ ክብር የሚሰጣቸው በእድሜ የገፉ ባለጸጋዋች ናቸው። የተቃና የተጓደለ ነገር ካለ የሚያቃኑ። በጣም ለማህበረሰብ እሴት በጣም የሚያስጠብቁ ናቸው ሽማግሌዎች የሚባሉት። ስለዚህ ያው ሽማግሌዎችን በደንብ ነው ማክበር ያለብን ይህንን ስናከብር እንዴት ነው የምናከብረው የሚለውን ነገር ነው ሀሳብ መውጣት አለበት። ያው ቃላቸውን በመጠበቅ ነው በጣም የሚናገሩትን ነገር በደንብ ማክበር አለብን። ከንግግራቸው ስናገኛቸው ደግሞ የምናሳያቸው አክብሮቶች ራሱ አሉ ዝቅ ብሎ ሰላም ማለት ሲያወሩ በደንብ ማዳመጥ አለብን። መልእክት ሲያስተላልፉም እንደዛው ነው ተግባራዊ ማድረግ አለብን በዛ በዛ ነው ያው አክብሮታችንን የምንገልጸው ማለት ነው።

ምን አዲስ ነገር መማር ትፈልጋለህ ይለዋል? አዲስ ነገር መማር የምፈልገው ምንድነው? ብዙ እንትኖች አሉ እውቀቶች አሉ። ማወቅ እምፈልጋቸው ስፔሻሊ ከስራ እድል ፈጠራ ጋር የተገናኘው። አንዴት ነው? ርቀት ማለት በይነመረብን በመጠቀም ይሄ ገቢ ምንጫችን ማሳደግ የምንችለው አንድ ሰው አንድ ቦታ ሆኖ ሌላ ሰው ሌላ ቦታ ላይ ሆኖ ሁለቱ ሰዎች እንዴት ነው አብሮ መስራት የሚችሉት? ምክንያቱም አንድ ሰው እዚህ ቦታ ሆኖ ሌላኛው ደግሞ እዛ ለምሳሌ አንዱ አዲስ አበባ ሆኖ አንዱ ዋሽንግተን ዲሲ ሆኖ ዋሽንግተን ዲሲ ያለው ሰው የሆነ አገልግሎት አገልግሎት አዲስ አበባ ውስጥ የሚፈጽም ፈልጎ ያንን እንዴት ነው መስራት የሚችለው? ማለት የተሻለ ተግባቦቶች የሚኖሩበትና እንዴት ነው ራሳችንን የምንገልጽበት? ያንን ቢዝነስ እንዴት ነው የምሸጠው? የሚለው ነገር በደንብ ማወቅ እፈልጋለሁ። ፕላስ ደግሞ በ ከክሪፕቶ ከረንሲ ጋር የተገናኘው እውቀቶች አሉ በጣም ሰፋ ያለ እውቀት። እውነት ነው ምንም አይነት እውቀቱ ስለሌለኝ ነው ምንም ገንዘብ ሜክ ማድረግ ያልቻልኩት። እና እዛ ላይ በደንብ ባውቅ ብዙ እውቀት ቢኖረኝ ጥሩ ነው እሚል ሀሳብ አለኝ ማለት ነው።